ሾርባ ትወዳለህ ለሚለው ጥያቄ እ እንግዲህ ሁለት አይነት የሾርባ አይነቶች ነው ያሉት። አንደኛው የአትክልት ሾርባ ሲሆን ሁለተኛው ደግሞ የስጋ ከስጋ የሚዘጋጅ የፍስክ ሾርባ አለ። እና እእ በተለይ እ ከስጋ የሚዘጋጀው ሾርባ። ጉንፋን እና እ የመተንፈሻ አካላት በሽታ ካለብን ትኩሱን በምንጠጣበት ሰዓት እ ይፈውሳሉ ይፈውሳሉ ተብሎ ስለሚታመን። ጉንፋን ያለበት እ ሰው ይመርጠዋል ተመራጭ ነው። የአትክልት ሾርባም እንዲሁ ከአትክልት የሚገኙ የተለያዩ ጥሬ ነገሮችን እ በአንድ ላይ ስለምናገኛቸው እ የአትክልት ሾርባም ተመራጭ ነው። እና እኔ ሁለቱንም የአትክልት ሾርባም እ የፍስክ ወይም የስጋ ከስጋ የአጥንት ሾርባ እ በደንብ እወዳለሁ። ሳገኝ በደንብ እጠቀማለሁ። አመሰግናለሁ

ሙዚየም መሄድ ትወዳለህ አዎ ሙዚየም መሄድ እወዳለሁ እንግዲህ ሙዚየም የተለያዩ ታሪካዊና እና በጣም ጠቃሚ የሆነው ቅርሶችን የምናገኝበት ቦታ ነው። ያለፉት ነገስታት የሚለብሷቸው ልብሶች የሚጫሟቸው ጫማዎች ህዝቡን ለማስተዳደር ይጠቀሙባችሁ የነበሩ የተለያዩ ጥበቦችን የምናገኝበት መዘከር ነው። ወይም ቦታ ነው። እና እነኚህን ቦታዎች መጎብኘት እነኚህን ቦታዎች ማየት ያለፉት ነገስታት የሚለብሷቸው ልብሶች የሚጫሟቸው ጫማዎች ህዝቡን ለማስተዳደር ይጠቀሙባችሁ የነበሩ ስለዚህ በጣም ይሄ ሙዚየም ቦታዎች ጋር መጎብኘት አእምሮን ያስደስታል። ያለፈው የሀገራት ታሪክን በደንብ ያስታውሳል። ያለፉ ነገስታት ህዝቡን የሚመሩበትን ጥበብ ማየት መረዳት ይቻላል። ስለዚህ ሙዚየም መሄድ እወዳለሁ

የወተት ተዋጽኦ ትወዳለህ? ለሚለው ጥያቄ አዎ የወተት ተዋጽኦ እወዳለሁ የወተት ዋጽኦ ከሚባሉት መካከል እንግዲህ እርጎ አለ፣ አይብ አለ፣ ወገሚት ነው ወይስ አሬራ የሚባል አለ፣ እነኝህ ነገሮች የወተት ተዋጽኦ ይባላሉ። ከእሱ በተጨማሪ ቅቤ አለ እና ሁሉም እነኚህ የወተት ተዋጾዎች እርጎ አሁን በጣም በሚሞቀን ሰዓት እና የአየር ንብረቱ በጣም ከፍተኛ ከሆነ ቀዝቀዝ ያለ እርጎ በምንጠቀምበት ሰዓት ብቻውን በሚጥሚጣ ተጠቅመን መጠጣት እንችላለን። ከሽሮ ጋር መጠቀም እንችላለን። ሽሮ ሽሮ ወጥ ሽሮ ወጥ ተሰርቶ በትኩሽ ሽሮ ከጎን ከሽሮ ጎን አድርገን መጠቀም እንችላለን። አይቪ እንዲሁ በተመሳሳይ ብቻውን በሚትሚታ መብላት ይቻላል። ከዛ ጎን ለጎን ደግሞ በሽሮ ወይም በሌላ የምግብ አይነት ተጨምሮ መጠቀም እንችላለን እና እኔ የወተት ተዋጾዎችን እወዳለሁ ለጤናም በጣም አስፈላጊ ናቸው ብዬ አምናለሁ አመሰግናለሁ።

ምን ያህል ጊዜ ወደ ገበያ ትሄዳለህ? ለሚለው እንግዲህ እኔ ስራ ስለመሆን ብዙ ጊዜ ብዙ ጊዜ ወደ ገበያ አልሄድም። ምክንያቱም ባለቤቴ ናች የሚገዙ ነገሮችን አስቤዛም ለቤቱ የሚያስፈልጉ ነገሮችን በሙሉ እንድትገዛ ባለቤቴ ናት። ስለዚህ ብዙ ጊዜ ወደ ገበያ የምትሄደው እሷ ናት እኔ ግን ከሳምንት አንድ ቀን ምናልባትም ቅዳሜ ቅዳሜ ወደ ገበያ እሄዳለሁ። እንግዲህ የገበያ ቀናት የሚባሉትኝ እኛ አካባቢ ሮብና ቅዳሜ ስለሆኑ ከሮብና ከቅዳሜ በአንዱ ቀን ነው ገበያ የምንጠቀመው። በሌላ ሰዓት ከተማ ሄዶ መግዛት የምንችላቸውን ነገሮች በርግጥ መግዛት ይቻላል። ነገር ግን በተለይ ከገጠር አካባቢ የሚመጡ ምርቶችን ለማግኘት ሮብና ቅዳሜ ገበያ መግባት ይጠበቅብናል። ስለዚህ እነዚህ ምርቶች ለማግኘት ብዙ ጊዜ ቅዳሜ ቅዳሜ ገበያ እሄዳለሁ። ከዛ ውጭ ያለውን ግን ባለቤቴ ናት ብዙ ጊዜ ወደ ገበያ የምትሄደው ማለት ነው። ስለዚህ ከሳምንት አንድ ቀን ገበያ እሄዳለሁ። አመሰግናለሁ